ጥያቄው ምንድነው የሚለው በትምህርት ቤት የምትወደው ትምህርት ምን ነበር? ነው የሚለው ይሄንን ጥያቄ ለመመለስ እኔ እንደውም እንደ ድሮ አድርጌ ማሰብ አይጠበቅብኝም ምክንያቱም እኔ አሁንም ትምህርት ላይ ነኝ ትምህርት አለም ላይ ስለሆንኩ፣ እንደ ድሮ አድርጌ ራሱ መመለስ አይጠበቅብኝም ግን ድሮም አሁንም የምወደው አይነት ተምህርት ምንድነው፣ ማቲስ ነው ወይ ደግሞ ሂሳብ ሂሳብ ነው። ድሮ ከአንደኛ እስከ ስምንተኛ ሂሳብ በመባል ነበር የተማርነው ከዘጠኝ ጀምሮ እስከ አስራ ሁለተኛ ግን በእንግሊሽ ስለተማርን ሂሳብ ማቲስ ነው የሚባለው እና እኔ ማቲማቲክስ ማለት ነው። እና እኔ በጣም ነው የምወደው ትምህርቱን ማለት ነው። እኔ በቃ የሚገርመኝ ነገር ኬይጂም እያለሁ ኬይጇዋን ኬይጂ ቱ ኬይጂ ስር እያለሁ ራሱ ሂሳብ ትምህርትን በጣም እወድ ነበር ደግሞ ሂሳብ የማመጣው ውጤት ደግሞ አሪፍ ነበር በቃ ከሁሉም አይነት ትምህርቶች በላይ ሂሳብ ነበር አሪፍ የማመጣው ማለት ነው። በቃ ሁሌ ዘጠና ስምንት ዘጠና ሰባት አንዳንዴ መቶ እንደዛ ነበር የማመጣው ማለት ነው ሂሳብ። ከዛ አሁን አሁን ግን ለምንድነው ሂሳብን ድሮ ጀምሬ ምናምን የምወደው ብዬ ሳስብ፣ ምን እንደመጣልኝ እኔ ሂሳብ የምወደው የሆነ የሚነበብ ትምህርት አልወድም እንደ ዝም ብሎ እንደ ታሪክ፣ የሚነበብ አይንት አለ አይደል ድሮ እያለን ከከባቢያዎች ሳዪንስ የአካባቢዎች ሳይንስ ምናምን የሚባሉ ትምህርቶች እንማር ነበር፣ እነሱን አልወዳቸውም ለምንድነው በቃ እኔ ዝም ብሎ የሚነበብ ነገር አልወድም ሂሳብ ግን የሆነ የሚሰራ ነገር ስለሆነ ራሴ እንደውም ሳጠና የሆነ እያጠናሁ መስሎ አይሰማኝም ጭራሽ ማለት ነው የሆነ የሆነ ጊም ምናምን ጨዋታ የሆነ ጨዋታ እየተጫወትኩ እንደሆነ ነው የሚሰማኝ ማለት ነው። እና እኔ በጣም የምወደው አይነት ትምህርት ሂሳብ ነው። ድሮም ጀምሮ አሁንም አሁንም እንደወደድኩት ነው ማለት ነው። አሁን የዩኒቨርሲቲ ተማሪ ነኝ ከዛ አሁን የዩኒቨርሲቲ ተማሪም ሆኜ የምወደው አይነት ትምህርት ከሁሉም በላይ ማለት ነው አሁንም ሂሳብ ወይ ደግሞ ማትስ ነው ማለት ነው። ስለዚህ ይሄን የወደድኩት ደግሞ በቃ ኮኩሌሽን ነገር የሆነ የሚሰራ ነገር በራስህን እየተለማመድክ ምናምን የሚሰራ ነገር ስለምወድ ነው። ደግሞ እኔ ድሮ በልጅነቴ ጥናት አልወድም ነበር። ግን ሁሌ አንደኛ ነበር ማለቴ አንደኛ አልወጣም ነበር ዋሽቻለሁ፣ ግን ሁለተኛ ነበር የምወጣው ሁሌ አንደኛ አንድ ተማሪ አንድ ጎበዝ ተማሪ ነበር ክፍላችን ውስጥ ሁሌ እሱ ነበር አንደኛ የሚወጣው ሁሌ እኔ ደግሞ ሁለተኛ ነበር የምወጣው ከዛ ደግሞ ክላስ የመቀየር አጋጠሚ አላጋጠመኝም። ማለቴ ከአንድ እስከ ስምንት የሆነ ከዛ ልጅ ነው የተማርኩት ከዛ ሁሌ እሱ አንደኛ ነበር የሚወጣው እኔ ሁለተኛ ነበር የምወጣው። የማመጣው ውጤት እኮ ሌላ ክላስ ብሆን ኖሮ ሌላ ክፍል ብሆን ኖሮ አንደኛም ያሶጣኝ ነበር፣ ግን እንደ እድል ሆኖ ያተማሪ ሁሌ ከዩኒት ነበር የሚወጣው፣ ከአጠቃላይ አንደኛ ስለሚወጣ ሁሌ ይቀድመኝ ነበር ማለት ነው። ግን ሌላ ሂሳብ ትምህርቱን እኔ ሂሳብ በቃ ክላስ ውስጥም እኔ ነበርኩ ለሁሉም ተማሪዎች የሚበልጣቸው የኔ ውጤት ነበር አሪፍ የነበረው። ሂሳብ ትምህርት ማለት ነው። ከዛ ተማሪው ሁሉ ደግሞ የሆነ ሂሳብ ካልገባቸው ምናምን ደብተራቸውን ይዘው ምናምን እንዳስረዳቸው ነው ወዴት የሚመጡት ማለት ነው። ከዛ እኔ ግን ሳስበው ድሮ አጥኑ ተብርዬ አላጠናም ነበር፣ በቃ ለፈተና ራሱ ወላጆቼ አጥኚ ሲሉኝ አላጠናም ነበር። ከዛ ሳላጠና ሁሉንም ሳላጠና እሄድና ሌላው ትምህርት በቃ መጥፎ ባመጣም ራሱ፣ ሂሳብ ግን መጥፎ አምጥቼ አላውቅም በቃ ሁሌ የሂሳብ ውጤቴ አጥናው አላጥናው በቃ ግን የኔ ምንድነው የሚጠቅመኝ እዛም ክላስ ውስጥ ክፍል ውስጥ አስተማሪው ሲያስተምር፣ ዝም ብዬ ነው የምሰማው በደንብ ነው የምከታተለው። ከዛ ባላጠና ራሱ ያግዘኛል እዛ ክላስ ውስጥ የምሰማው ነገር ያግዘኛል። ሌላ ትምህርት ግን አንዳንዱ ረሳዋል አንዳንዱ ሳያስተምሩን ስለሚያልፉ ምናምን፣ የሆነ መጥፎ ማምጣት የማመጣበት ጊዜ ነበረ፣ ሂሳብ ግን በቃ መጥፎ ማምጣት አላውቅም የሆነ ባላጠናው ራሱ የምሰራው አይነት ትምህርት ነበር በቃ በዛ በዛ ነበር በጣም እየወደድኩትም የሄድኩት፣ አሁን ላይ ራሱ የሆነ አስተማሪያችን በቃ በተለይ አይን ነው የሚመለከተኝ በቃ ከዛ አሁን መጥፎ ሂሳብ ማትስ መጥፎ ላይ አላመጣም መጥፎ ካመጣው ወይኔ አስተማሪው ምን ይለኛል ምናምን ነው የምለው። ማለቴ በቃ በጣም ጎበዝ ናት ምናምን ብሎ ስለሚያስብ አስተማሪው ማለት ነው በቃ መጥፎ ማምጣት ራሱ አስተማሪው ለአስተማሪው ስል ራሱ አንዳንዴ በቃ እጠነቀቃለሁ መጥፎ እንዳላመጣ በሂሳብ ትምህርት ማለት ነው በማትስ። አሁን ላይ ማትስ ተብሎ ነው የሚሰጠን ስለዚህ በቃ እኔ ሂሳብን ለሂሳብ ትምህርት ልዩ ፍቅር ነበረኝ፣ አሁንም ራሱ በቃ ሂሳብ ላይ በጣም ነው የምወደው ሌላዎቹ ተማሪዎች ቢጠሉትም እኔ እወደዋለሁ በጣም ማለት ነው።

ጥያቄው ሽማግሌዎች እንዴት ታከብራለህ ነው የሚለው? ሽማግሌዎች እኔ ማክበር በጣም ነው የምወደው። ማለቴ እኔ የዛን እንደውም ትሰጦ አለኝ ብዬ አስባለሁ ከሽማግሌዎች ጋር የመግባባት ችሎታ አለኝ። ከወጣቾች ይልቅ ከሽማግሌዎች ጋር በደንብ እግባባለሁ ብዬ አስባለሁ። እና እኔ እንዴት ነው የማከብረው? ለምሳሌ በቀላሉ ለምሳሌ ወንበር የሆነ ቁጭ ብዬ ምናምን ከነበርኩ ትላልቅ ሰዎች ሽማግሌዎች ምናምን ሲመጡ እንዲቀመጡ አደርጋቸዋለሁ። አብዛኛው ጊዜ ይሄንን ነገር የሚያጋጥመው ታክሲ ውስጥ ነው። አሁን ታክሲ ኢትዮጵያ ውስጥ ማለቴ ሌላ ሀገር አላውቅም። አዎ ሌላ ሀገርም አለ አዎ በባስ ምናምን አይቻለሁ። ግን ኢትዮጵያ ውስጥ ብዙም የራስ መኪና ምናምን ያላቸው ሰዎች ማለቴ ብዙም አይደለም ለምሳሌ እኛ የራሳችን መኪና የለንም። እና በታክሲ ወይ ደግሞ በባስ ምናምን ነው የምንሄደው እና አብዛኛው ጊዜ በታክሲ ወይ በባስ ስሄድ። ትላልቅ ሰዎች ሽማግሌዎች ምናምን ሲመጡ ተነስቼ እነሱን እንዲቀመጡ ነው የማደርገው። ከዛ አብዛኛው ጊዜ በቃ አረ ሁሌ ነው። ተነስቼ እንዲቀመጡ ሳደርጋቸው መርቀውኝ ምናምን ይሄዳሉ ባርከውኝ። በቃ ምርቅ አድርገውኝ ነው የሚሄዱት እና ያ ነገር በቃ በረከት ያስገኛል ብዬ አስባለሁ። ከዛ ሌላ ደግሞ አሁን ትላልቅ ሰዎች የሆነ ተቸግረው የሆነ ነገር ማድረግ እምቢ ብሏቸው ምናምን ሳይ ደግሞ እረዳቸዋለሁ። ማለቴ በቻልኩት አቅም ያን ያህል ሰውን ማግዝ ሰው አይደለሁም ማለቴ እኔ እንጃ እድሉን አንዳንዴ አላገኘም ወይ ደግሞ በገንዘብ በኢኮኖሚ ዳርቻ ሲሆን ደግሞ መርዳት አልችልም ማለቴ ለራሴ ብር የለኝም። ግን በቻልኩት አቅም ማለቴ የሆነ ነገር መስራት እምቢ ሲላቸው የሆነ ነገር ማድረግ ሲያቅታቸው ምናምን እኔ አደርጋለሁ። ማለት ነው እንደውም ሳድግ ማለቴ ሳድግ ሳይሆን አሁን ራሱ አድጌለሁ አስራ ዘጠኝ አመት ሞልቼ እንዴት ሳድግ እላለሁ። ግን ማለቴ የራሴ ገንዘብ ማስተዳደር ምናምን ስጀምር በራሴ ገንዘብ መስራት ምናምን ስጀምር ሽማግሌዎችን እረዳለሁ ብዬ አስባለሁ። ከድሮም ጀምሬ ይሄን ያሰብኩበት ነበር ያደኩ ት አሁንም ራሱ እያሰብኩት ነው። ማለቴ በራሴ ገንዘብ መስራት ስጀምር ገንዘብ ማግኘት ምናምን ከጀመርኩ ትላልቅ ሰዎች በደንብ አድርጌ እረዳለሁ ብዬ አስባለሁ። አሁን ራሱ በቻልኩት መጠን እረዳለሁ ብዬ አስባ እረዳለሁ ብዬ አስባለሁ። ምክንያቱም አሁን የሆነ ነገር መስራት እምቢ ብላችሁ ወይም ሸክም ምናምን ይዘው ካየው ትላልቅ ሰዎች እኔ እስከ ቤታቸው ድረስ ምናምን ተሸክሜ አደርሳለሁ። የምርም የሆነ ትላልቅ ሰዎች አሁን የሆነ እቃ ተሸክመው ካየሁ እኔ ተቀብያቸው ነው የማደርስላቸው ማለት ነው። እና ሌላ ደግሞ አብዛኛው ጊዜ ሽማግሌዎች ቦታ ይጠፋቸዋል። እኔ ብዙ ብዙ ጊዜ ነው ያጋጠመኝ። ከዛ ምንድነው የማደርገው? ቦታውን ቦታውን ቦታው ላይ እወስዳቸዋለሁ እንደዛ ብዙ ጊዜ አድርጌያለሁ። እንደውም አንዴ የሆነ አስራ አንድ አመቴ ምናምን እያለሁ አንድ ሴትየው ቤት ጠፋቸው ማታ ነበር ሁለት ሰዓት ምናምን ሆኖ። ምሽት ማለት ነው ከዛ ቤት ጠፋቸው እና ላሳያቸው ሄድኩ ቤተክርስቲያን ነበርኩ። ስመለስ ነበር ያገኘኋቸው ሴትየዋ ከዛ ሽማግሌ ነው ሴትየው ከዛ እርሳቸው ሲሄድ እዛ ማለት ነው። መሸብኝ ለራሴ ማለት ነው ከዛ ቤት ምናምን ሲፈልጉኝ ነው ያመሽት ማለት ነው። ከዛ ስመለስ ወዴት ሄደሽ ነው ምናምን ሲሉኝ። ነገርኳቸው እና ሌላ ቀን እንደዛ እንዳታደርጊ ምናምን ብለው አሉኝ በጣም ነበር የተቆጡኝ እንዴ ለራስሽ እኮ ልጅ ነሽ። አሁን አንቺ ብትጠፊ እሺ ምናምን አሉኝ እና እኔ ሽማግሌዎች የመርዳት አለኝ ብዬ አስባለሁ። እና ያ መርዳት ነው እኔ ማክበር ብዬ የማስበው። አሁን ጥያቄው ምንድነው ሽማግሌዎችን እንዴት ታከብራለህ አይደል የሚለው? ሽማግሌዎችን የሆነ እቢ ያላቸውን ነገር ማገዝ ስንችል ምናምን ነው አከበርናቸው የምንባለው። አንዳንዴ ደግሞ ዝም ብለን እንትን አሁን የሆነ ታሪክ ምናምን ሊነግሩን ሲሉ አይ አልፈልግም ምንድነው ምናምን ብለን መመለስ የለብንም። ዝም ብለን መስማት ምናምን አለብን ብዬ አስባለሁ። ደግሞ ከዛ ነገር ብዙ ነው የሚገኘው። የድሮ ታሪክ ሲነግሩን ከዛ ነገር ብዙ ነው የምናገኘው ማለት ነው። ከዛም ደግሞ ሽማግሌዎችን መሳደብ ምናምን ያልተገባ ንግግር መናገር የለብንም። እና እኔ በዛ መንገድ ነው የማከብረው ማለቴ ያልተገባ ንግግር አልናገራቸውም። ያሉኝን እሰማቸዋለሁ በተቻለኝ መጠን ማለት ነው። የሆነ ትክክል ያልሆነ ነገር ቢነግሩኝ ራሱ አስማማቸዋለሁ እንጂ የራሳችሁ ጉዳይ ምናምን አልላቸውም። ስለዚህ እኔ በዛ ያሉትን ነገር በማክበር ነው የማከብራቸው ማለት ነው። በዛ መንገድ ምወስደው

ጥያቄው ቀልድ መናገር ትወዳለህ ወይ ነው የሚለው? እኔ ቀልድ መናገር አዎ እወዳለሁ። ግን መውደድ ሳይሆን ሳላስበው ነው ቀልድ የማወራው በቃ እኔ በጣም የሚገርመኝ ጓደኞቼ ሁሉንም ነው የማስቃቸው። እዛ ድሮ ማለቴ ከአንድ አመት በፊት አይደለም ከስድስት ወር በፊት ሌላ ቦታ ላይ ነበርኩ። ማለቴ አሁን ያለሁበት ቦታ እና ከስድስት ወር የነበርኩበት ቦታ ይለያያል። ከስድስት ወር በፊት መቀሌ ነበርኩ አሁን አዲስ አበባ ነኝ። ከዛ አሁን ዩኒቨርሲቲ ስለገባሁ ነው ወደ አዲስ አበባ የመጣሁት። እና እዛ ያሉ እዛ ዘጠኝ ምናምን ጓደኞች አሉኝ። ከእኔ አዎ ዘጠኝ ምናምን አለኝ ጓደኞች እነሱን በጣም ነበር የማስቃቸው በቃ እንዴ አንቺ እንዴ ነሽ እንዴ ምናምን ነበር የሚለኝ ራሱ ማለት ነው በቃ እንዴ ሁሌ ነው የማስቃቸው። ከዛ ግን ሳላስበው ነው ሆን ብዬ ምናምን አይደለም ቀልድ ተናግሬ አስቃቸዋለሁ ግን ሆን ብዬ አይደለም ሳላስበው ነው ቀልድ የምናገረው ማለት ነው። ከዛ እኔ ደግሞ ክላስ ውስጥ አንደኛ ነበር የምወጣው። ከዘጠኝ እስከ አስራ ሁለት ክፍል አንደኛ ነበር የምወጣው እና ከዛ ክላስሜቶቼ የክፍሌ ልጆች ጓደኞቼም ናቸው አንድ ክፍልም ነው የምንማረው። ምንድነው የሚሉኝ መጀመሪያ ሳያውቁኝ ያለ እኔ ገና ሰው ካልተዋወቅኩ አላወራም በቃ ዝምተኛ አይነት ሰው ነኝ። የሆነ ከሰው ጋር የማያወራ አይነት ሰው ነኝ እና። ከዛ ደግሞ አንደኛ ነው የምወጣው ክላስ ውስጥ ከዛ በጣም ጎወዝ ምናምን የሚባል ነኝ ክላስ ውስጥ ማለት ነው። ውስጤን ከራሴ ነው የማውቀው ውጤት ብቻ እንደሆንኩ ግን አንደኛ ስለምወጣ በቃ ሁሉም ሰው ክላስ ውስጥ በቃ ዝምም ስለምል ሁሉም ሰውም ነው የሚያከብረኝ። በቃ መናገር ምናምን መናገር የምትችል ራሱ መስሎ አይሰማቸውም በቃ ሁሌ ዝም ነው የምለው። ከዛ በቃ ጥያቄ ብቻ ክፍል ውስጥ አስተማሪያችን ሲጠይቀን ምናምን ነው የምመልሰው ማለት ነው። ከዛ ገና ሳልተዋወቃቸው ጓደኞቼ በቃ ዝምተኛ ምንም መናገር የማልችል ምናምን ነበር የሚመስላቸው። ከዛ እነሱ ራሳቸው ነው ራሱ የተዋወቁኝ እንጂ እኔ ከሰዎች ጋር መታወቅ። ብዙም አልችልም ከዛ በቃ አንድ በአንድ ተዋወቁኝ ከዛ ዘጠኝ ምናምን ደረስን ጓደኞች ሆንን ማለት ነው። ከዛ እዛ ግሩፕ እዛ ጓደኝነታችን ውስጥ ከዘጠኝ እኔ ነኝ ከሁሉም በላይ የማስቃቸው ማለት ነው። ከዛ በቃ አንቺ ፍሬ እንዲህ ነሽ እንዴ ምናምን በቃ ይሉኛል ሁሌ ማለት ነው። አንቺ እኮ የማታዋሪ ምንም በቃ ዝምተኛ ነበር የምትመስይን እንደዚህ አይነት ሰው ነሽ ምናምን ነው የሚሉኝ ማለት ነው። እና ቀልድ መናገር በቃ ሳላስበው ነው የምናገረው እወዳለሁ ማለት ነው በዚህ አጋጣሚ ግን በቃ ሳላስበው ቀልድ አወራለሁ ማለት ነው። ከዛ እዚህ መጥቼ ማለቴ ከስድስት ወር በፊት እዛ አስራ ሁለተኛ ክፍል ነበረ የነበርኩት አሁን መስከረም ላይ ዩኒቨርሲቲ ስገባ ደግሞ ሌላ ጓደኞች ታዋውቄ ማለቴ እዚህ አማራጭ የለኝም ሌላ ጓደኞች ያዝኩ። ሁለት ጓደኞች ነበሩኝ እና መስከረም ጥቅምት ምናምን አካባቢ ከዛ እነሱን ደግሞ በጣም ነው የማስቃቸው። ከዛ አንቺ ልጅ ግን በቃ አሁን አሁን እያበድሽ ነው ምናምን በቃ የማወራው ነገር ለቀልድ ብዬ የማወራው አንዳንዴ የሆነ እውነቴን የእውነት እንደተናገርኩት ይመስላቸውና አንቺ ልጅ አበድሽ እንዴ ምንድነው አእምሮሽ በደንብ እየሰራ አይደለም ምናምን ብሎ በቃ ይስቃል አንዳንዴ ማለት ነው። ከዛ ግን አሁን አሁን ሳስበው እሺ ማለት ሁሌ ቀልድ ስናገር እንዴ እንደዛ ሲሉኝ ማለት ነው። እነዚህ እንዴ ምንድነው እንዴ ለቀልድ? ስነግራቸው እኔ ለቀልድ ያወራሁት ነገር እንደ ትክክል እውነቴን እንዳወራሁት መስላቸው እብድ እረ እብድ እንዳይሉኝ ምናምን ብዬ እንደውም አሁን አሁን ትንሽ ትንሽ እየቀነስኩ ነው መቀለድ ማለት ነው። ለቀልድ ስነግራቸው እውነት መስሏቸው በቃ አንቺ ልጅ እያበድሽ ነው እንዴ ምናምን ይሉኛል። እንዴ እናንተ ስነ ስርዓት ያዙ እንጂ እኔ እኮ ለቀልድ አስቤ ነው ምናምን ብላችሁ ራሱ አያምኑኝም። ወይኔ ጉዴ ፈላ አሁንማ በቃ ይሄ ቀልድ መቀለዴ ራሱ ብተወው ይሻላል ምናምን ብዬ ማሰብ ጀመርኩ ከ አሁን በዚህ ሶስት ትንሽ እየቀነስኩ ነው ብዬ አስባለሁ። ከዛ እንትን ላይ እነዛ የድሮ ጓደኞቼ ነበር በደንብ የሚረዱኝ አዎ። ያውቃሉ እነሱ ማልቴ እኔን በደንብ ስለሚያውቁኝ ስቀልድ ስቀልድና የሆነ ነገር ትክክል የሆነ ነገር ስሰራ በደንብ ነው የሚያውቁኝ። ጭራሽ እዚህ በቃ የሆነ ዝቅ እኔ ዝቅ አድርጎ ማየት ጀመሩ ማለት ይቻላል። እኔ ራሴን አውቃለሁ እንጂ ቀልድ ስቀልድ የምሬን ይመስላቸዋል በቃ የምር እያወራሁዋቸው ስለሚመስላቸው እኔን በቃ ምንም የማትረባ ልጅ ናት ምናምን ማለት ጀመሩ። ከዛ በቃ ውጤቴን ሲያዩ ነው የሚያከብሩኝ። እኔ ውጤቴ አሪፍ ውጤት ስለማመጣ አሁንም ቢሆን አሪፍ ነው ያመጣሁት። ዩኒቨርሲቲ ገብቼን ከዛ በቃ ፈተና ላይ ምናምን ጎበዝ እንደሆንኩ ያስባሉ ስቀልድ ደግሞ እቺ እብድ ናት ምናምን ይላሉ በቃ እና ቀልድ። መናገር ይሄን ያህል ነው የምወደው እስከ እብድ ናት እስከሚያስብለኝ

ጥያቄው ምን አይነት መሳሪያዎች ትጠቀማለህ? ነው የሚለው ግን ይሄ ጥያቄ ለመመለስ የሆነ እንትን ማድረግ አለብን ለየት አድርገን ወደሆነ ጉዳይ ማለት ነው ይሄኛው ምን አይነት መሳሪያዎች ትጠቀማለህ? የሚለው አሁን ላይ ትምህርት ላይ ሊሆን ይችላል ስራ ላይ ሊሆን ይችላል ሌላ ነገርም ሊሆን ይችላል አሁን ለምሳሌ እኔ የምጠቀማቸው መሳሪያዎች ትምህርት ላይ ትምህርት ላይ ከሆነ እንደ ደብተር ስክርቢቶ መጽሐፍ ስልክ ስማርትፎን ማለት ነው ሌላ ነገርም እርሳስ ላጲስ መጥ እና እንደዛ መቅረጫ ምናምን እጠቀማለሁ ከዛ ለምሳሌ አሁን ስማርት ፎን የምጠቀምበት ትምህርት ላይ ማለት ነው ስማርት ፎን የምጠቀምበት የሆነ ዩቲዩብ ቪዲዮ ሰርች ለማድረግ ለምሳሌ የሆነ ቶፒክ የሆነ ከተማርንበት ያልገባኝ ነገር ካለ ሰርች አድርጌ ዩቲዩብ ላይ ቪዲዮ እሱን ለመረዳት ምናምን ቪዲዮ ሰርች አደርግና እሱን ነው እንድረዳው ያግዘኛል ማለት ነው ስለዚህ ስማርት ፎን እጠቀማለሁ ማለት ነው ሌላኛው ደግሞ ደብተር ነው ደብተር ደግሞ አተማሪዎቻችን ይሄን ከዚህ እስከዚህ ጻፉ ምናምን አይሉንም ማለቴ ድሮ ነው የሚባለው እንጂ አሁን የዩኒቨርሲቲ ተማሪ ተማሪዎች ኢትዮጵያ ውስጥ ብዙ ጊዜ ከዚህ ጻፉ እንዲያ አርጉ ምናምን አይባልም ግን አስተማሪዎች ሲያስተምር በደንብ ያስተማሩትን ነገር ፈተና ላይ ስለሚያመጡ ኖት እጽፋለሁ ኖት እንድጽፍበት አጥሬራ ምናምን እንድጽፍበት ደብተር አለኝ ከዛ ስክሪንቶም ለዛ እንድጽፍበት ነው የሚያስፈልገኝ አይደል መጽሐፍም አለኝ አንዳንድ አጋዥ መጽሐፎች ምናምን አሉኝ እና እነሱም ያልገባኝን ነገር ምናምን ካለ እዛ ሄጄ አይበታለሁ ማለት ነው አንዳንዴ ደግሞ ተጨማሪ ምንም ፈተና የማይመጣም ቢሆን ተጨማሪ የሆነ ስለ ቶፒኩ ስለ አርስት ምናምን የሆነ እንዳውቅ እንዳውቅ በሰፊው እንዳውቅ ምናምን እጠቀምበታለሁ ማለት ነው ሌላ ሌላ ሌላ ነገር ደግሞ የምጠቀምበት ለቤት ለቤት ከሆነ ደግሞ አሁን ለቤት ጽዳት ለቤት ጽዳት ምናምን የምንጠቀምበት እንደ መጥረጊያ አለ መወልወያ አለ እንደዛ ነገር እጠቀማለሁ ለቤት ጽዳት ከሆነ ማለት ነው ከዛ አሁን አንዳንዴ ደግሞ ስዕል ስላለው እኔ ለሥዕልም የሚያስፈልጉ ነገሮች አሉ እንደ ብሩሽ አለ እንትን አለ ወረቀት ያ ነጩ ልሙጥ ወረቀት አለ አይደል እሱን ነገር ለመሳል ምናምን ማለት ነው እንደውም አሁን ላይ አርክ አርክቴክቸር መግባት የምትፈልጉት ዲፓርትመንት እዛ እዚህ ዩኒቨርሲቲ ዩኒቨርሲቲ የምንማርበት ውስጥ አርክ መግባት የምትፈልጉ ከሆነ አርባ ፐርሰንት ጂፒኤ ነው የሚይዘው አሉን አርባ ፐርሰንት ደግሞ ሲኦሲ አለው የአርክ መፈ የአርክ መግቢያ ፈተና ሲኦሲ አለው እሱን ነው ሃያ ፐርሰንት ደግሞ ድሮ የሰራኋቸው የሰራኋቻቸውን አሁን ወይ ደግሞ አሁን ስዕል ሥላችሁ ምናምን አምጡ ተባለ እና እኔ ሴል እኔ እኮ አርክ አርክቴክቸር ለመግባት አላሰብኩም ጓደኛዬ ግን አርክ ለመግባት ስላሰበች ስዕል ስዕል ሳሉ ተብሏል አይደል እና ስዕል እንድሥላት ጠይቀኛለች ስዕል ላይ ጎበዝ ነኝ እኔ ስዕል መሳል በጣም ጎበዝ ነኝና ስዕል እንድስላ ስትጠይቀኝ አምጪ ያልኳትን ነገር ትልቅ ልምጡ ወረቀት አለ አይደል እንደ ቻርት ነው የሚባለው እሱን ነገር እንድታመጣ ብሩሽ እና ከለር ምናምን እንድታመጣ ምናምን ነገርኳትና ልስልላት እያሰብኩ ነው እና እሱን እሱን ነገር እንደሚያስፈልግ ቀለምም ያስፈልጋል አንዳንዴ የሆነ በቀለምም የሚሰራ አይነት ስዕልም አለ እና ይሄን ይሄን ያስፈልጋል ሌላም መሳሪያዎች የምንጠቀምበት አብዛኛው ጊዜ ለምግብ ስንሰራ ለምሳሌ ምግብ ስንሰራ ደግሞ ምን አይነት መሳሪያዎችን እንጠቀማለን ድስት አለ ድስት ማለት ነው መክተፊያም ቢላ እና ስቶቭ ምድጃ ነው የሚባለው በአማርኛ ምድጃ እንጠቀማለን ምግብ ለመስራት ማለት ነው ከዛም እነዛም ማንኪያም ያስፈልጋል የዘይት ማስቀመጫ ዘይትም የሚቀመጥበት አሁን ዘይት አምስት ሊትር ምናምን ወይም ሶስት ሊትር ተገዝቶ ወይም በሃያ ሊትርም ሊገዛ ይችላል ዝም ብሎ በዛውም አይቀመጥም መለኪያ ሌላ እቃ እዛ ተለክቶ ምናምን ነው የሚቀመጠው ማለት ነው እና አብዛኛው ጊዜ እዚህ ተማሪዎች የምንጠቀምበት ደግሞ እቃ ምሳ እቃ ነው በቃ ምሳ እቃ በደንብ የምንጠቀምበት እቃ ነው አሁን ምግብ ምናምን ከቤት ቋጥረን የምንመጣ የምንመጣ ከሆነ እዛ እዛ ስለሚቋጠርልን መሳቃ በደንብ የምንጠቀምበት ቃል ይመስለኛል ሌላ ደግሞ እዚህ ዩኒቨርሲቲ ውስጥ በጣም የምንጠቀምበት ያው ሃይላንድ ነው የምርም ሃይላንድ አንዳንዴ በሶም የምንበጠበጣት

ጥያቄው የስራ ልብስ ትለብሳለህ ነው የሚለው አዎ ይሄ ጥያቄ ለመመለስ መጀመሪያ እኔ በትምህርት ልውሰደውና የትምህርት ዩኒፎርም ትለብሺያለሽ ወይ ከሆነ ጥያቄ አዎ እለብሳለሁ እስካሁን ቋሚ የሆነ ስራ የመስራት እድሉ አላጋጠመኝም ገና ተማሪ ነኝ የዩኒቨርስቲያን ተማሪ ነኝ ግን አስራ ዘጠኝ አመቴ ነው። ግን እስካሁን የስራ ልብስ የመልበስ አጋጣሚ አጋጥሞኝ አላቅም ምክንያቱም ቋሚ ስራ እስካሁን አልሰራሁም ግን ዩኒፎርም ትለብሻለሽ ወይ ለሚል ከሆነ ጥያቄ አዎ ለብሳለው አለው ነው። ግን የስራ ልብስ ስል ግን ይሄ ወደ ሌላ ነገር ብወስደው ለምሳሌ እቤት ውስጥ እኔ ወጥ እሰራለሁ ቤት አጸዳለሁ ልብስ አጥባለሁ ምናምን ማለት ነው። ይሄ አሁን እኔ ልብስ ሳጥብ በ ምንድነው? ምሳ ስሰራ ቁርስ ምናምን ወጥ ስሰራ የሆነ የምለብሰው አለ አሁን እሱ የስራ ልብስ ነው የሚባለው በትክክልም አዎ አሁን ነው ሀሳቡም የመጣልኝ አዎ በደንብ ነው የምለብሰው ብዬ ስራ ልብስ እለብሳለዉደ አሁን ወጥ ስሰራ ምናምን የሆነ ነጭ ነገር አለ እሱን ነገር ለብሼ እሱን ለብሼ ምናምን ነው ወጥ የምሰራው እንጂ ከነ ልብሴ አልሰራም ሌላ ጊዜ ደግሞ ቤት ሳጸዳ ራሱ ቤት ሳጸዳና ወደ ውጭ ስወጣ የምለብሰው አይነት ልብስ ይለያያል አሁን ቤት ሳጸዳ የምለብሰው ልብስ የሆነ በቃ ቀለል ያለ ልብስ እንደ ቢጃማ አይነት ምናምን ነው የምለብሰው ወደ ውጪ ምናምን ስወጣ ግን ቢጃማ ለብሼ አልወጣም ወደ ውጪ ማለት ነው። ስለዚህ የስራ ልብስና ያ ቤት ልብስ ምናምን ቤትም ለምን ብዬ ይለያያል ይለያያል ማለት ነው። አሁን ሌላ ነገር ደግሞ አሁን ትምህርት ቤት ስሄድ ራሱ እንደ ስራ ብንቆጥሩ ትምህርት ቤት በትክክል ዩኒፎርም ለብሼ ምናምን ነበር የምሄደው ስለዚህ እኔ ስራ መስራት ብጀምር ለምሳሌ ቀጣይ ስራ ለመስራት ስጀምር በደምብ እንደምለብስ የስራ ልብስ እርግጠኛ ነኝ። ምክንያቱም ከአሁን ነው የሚጀምረው አሁን አንድ ተማሪ የትምህርት ቤት ዩኒፎም በደንብ የሚለብስ ከሆነ ምናምን ቀጣይም የስራ ልብስ የመልበስ በትክክል የመልበስ እድሉ በጣም ከፍተኛ ነው። ብዬ አስባለሁ ማለት ከልጅነት ጀምሮ ነው የሆነ ነገር ማነጽ ምናምን የሚጀምረው ከልጅነት ጀምሮ ነው አሁን ዩኒቨርሲቲ ውስጥ ዩኒፎም አድርጎ እንዲህ አዎ እንደውም ዩኒፎርም አንለብስም አዎ ዩኒቨርሲቲ ውስጥ ዩኒፎርም አይፈቀድም ማለቴ ዩኒፎርም የለም ግን ልብሳችን ራሱ እንዲህ ልበሱ እንዲህ ልበሱ እንባላለን ለምሳሌ እኔ ሴት ነኝ አይደል? አሁን አጭር ልብስ በጣም አጭር ልብስ አይፈቀድም ዩኒቨርሲቲ ውስጥ ማለት ነው አጭር ልብስ ለብሼ ምናምን መሄድ አይፈቀድም። ጫማም እንደዛ አሁን ጫማ ሂል ጫማ ተደርጎ ትምህርት ቤት ውስጥ አይኬድም የሆነ ሹል የሆነ ጫማ ጫማ አድርገን ምናምን መሄድ አይፈቀድልንም ማለት ነው። ፀጉራችን ራሱ ለኛ እኮ ምንም አንባልም ብንሰደው ማለቴ ባናስይዘው ራሱ ምንም አንባልም ወንዶች ግን የሆነ እንትን አላቸው ማለት ከዚህ እስከዚህ ቁረጡት ምናምን ይበላሉ እንደውም እኛ እኛ የምንማርበት ዩኒቨርሲቲ ደና የተሻለ ነው። እዛ ላይ ማለት ነው ማለቴ ብዙም ወንዶች ራሱ ፀጉራቸው ቢያሳድጉ ምናምን ምንም አይባሉም ደህና ነው እኛ ዩኒቨርሲቲ ውስጥ ማለት ነው ሌላ ዩኒቨርሲቲ አለ እዚህ ማለት ነው አዲስ አበባ ውስጥ ሁለት ማለት አዲስ አበባ ዩኒቨርሲቲ የሚባል አለ አዲስ አበባ ሳይንስን ቴክኖሎጂ ዩኒቨርሲቲ የሚባል አለ እኔ የምማርበት አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ የሚለው ነው። አዲስ አበባ ዩኒቨርሲቲ የሚባል አለ ግን ሌላ ማለት ነው እሱ በጣም ህጋቸው በጣም ክርር ያለ ነው ማለቴ ወንዶቹ ፀጉራቸው በጣም እንዲቆርጡት ነው የሚታዘዙት ሴቶችም እንደኛ ናቸው ማለቴ አጭር ልብስ አይፈቀድላቸውም ሹል ጫማም ማደርግ አይፈቀድም እና ይሄ እንደ ስራ ልብስ መቁጠር እንችላለን ማለቴ አሁን ፕሮፖርሊ ማለት በአግባቡ እንድንለብስ ነው። ሚያዝዙን እንጂ የሆነ የተዘረከረ ከልብስ ምናምን ማልቴ ክላስ ውስጥ አሁን አጭር ልብስ ተለብሶ ይደብራል የሚያምር እኔ ባይሉኝም ራሱ አልለብስም እውነትን ለመናገር ምናልባት የማደርገው ሂል ጫማ ነበር ማደርገው አሁን ስለማይፈቀድ ግን ሂል ጫማ አላደርግም። እና እሱን ነገር እኔ አደርጋለሁ ማለት ነው። ስለዚህ የስራ ልብስ እኔ የምልበስ እንትን እድል አግኝቻለሁ እለብሳለሁም ማለቴ ስራ አሁን ቋሚ ስራ አልጀመርኩም ግን የትምህርት እንደ ስራ ብንወስደው ትምህርት ላይ የተባለውን ህግን አከብራለሁ ማለት እንዲህ ልበሲ እንዲህ ልበሺ ሲሉን እለብሳለሁ ደግሞ የሆነ አንዳንዴ ህግም የምናደርገው ነገር አለ አይደል ማለቴ ህግ ስለሆነ ደስ አይለንም ብንወድም ባንወድም እናደርገዋለን አይደል ህግ ከሆነ እኔ ግን አሁን የስራ ልብስ ምናምን የትምህርት ቤት ልብስ እንደ ህግ ስለሆነ ብቻ ሳይሆን ደስ ብሎኝ ነው የምለብሰው እና እኔ ቋሚ ስራ ብጀምርም